መዋኘት ትችላለህ? ለሚለው ጥያቄ አዎ መዋኘት እችላለሁ መዋኘት እንዴት ቻልኩኝ ለሚለው ጥያቄ ደግሞ። አባቴ ብዙ ጊዜ ወደ ውሃ ወዳለባቸው ሀገራቶች ስለሚወስደኝ ስለነበር ለምሳሌ እንደ ሀዋሳ እንደ ላንጋኖ እንደ ባህር ዳር አይነት ሀገራቶች ስለምጎበኝ ስለነበር። በዛን ጊዜያቶች ደግሞ መዋኘት ተምሬ ነበረ። አባቴም መዋኘት ስለሚችል እሱ ነበረ ዋና ያስተማረኝ። ስለዚህ አሁን ለህይወቴ በጣም ከባድ አይነት ችግሮች ቢያጋጥሙኝ ከውሃ ጋር መዋኘት እችላለሁ ማለት ነው።

ማታ? ምን አይነት ድምጽ ትሰማለህ ለሚለው እኔ አሁን ዩኒቨርሲቲ ተማሪ ስለሆንኩኝ። ብዙ ጊዜ ያው ምንም አይነት ድምጽ አይሰማም ምክንያቱም ዶርም ውስጥ መረበሽ እርስ በእርስ መረባበሽ ስለማይቻል ብዙ ጊዜ ድምጽ አይኖርም። ግን ድምጽ እንኳን ካለ የምሰማው አይነት ድምጽ የትምህርት አይነት ድምጾች ስለሆኑ ተማሪዎች ስለሆንን አንዳችን አንዳችንን መረዳዳት ወይም ማስረዳት ስለሚሆን ብዙ ጊዜ የትምህርት የተያያዘ አይነት ድምጾች ነው የምሰማው። እንጂ ከዛ የተረፈ ሌላ አይነት ድምጾች። አልሰማም

በአደባባይ መናገር ትችላለህ? ለሚለው አዎ ብዙ ጊዜ ተማሪ ስንሆን ብዙ አይነት ንግግሮችን እንድንናገር ራሳችንን ማስተዋወቅ እንድንችል ንግግሮችን እንድንለምድ ስለምንደረግ በአደባባይ ወጥተን መናገርን መልመድ እንዳለብን ያስተምሩናል። ብዙ ጊዜ። ወደ መጨረሻ አመት ዩኒቨርሲቲ ስንደርስ በአደባባይ ወጥተን ከትምህርታችን ጋር የተያያዘ ሀሳቦች በመምረጥ ስለእሱ ንግግር እንድናደርግ ስለሚያደርጉን። በአደባባይ ወጥቶ መናገር አዲስ ነገር አይደለም ማለት ነው። ለኛ

ሹራብ መስፋት ትችላለህ ለሚለው ጥያቄ? እናቴ ድሮ ህፃን የነበርኩኝ የልብስ መስፊያ ድርጅት ስለነበራት። ሹራቦች ጨርቅን ተጠቅሞ ትሰፋ ስለነበረ አስተምራኛለች። ስለዚህ ሹራብ መስፋት እንዴት እንደሆነ አዎ አውቃለሁ።

የትኛውን ባህላዊ ምግብ ትወዳለህ ለሚለው እኛ ሀገር ውስጥ ክትፎ የሚባል ባህላዊ ምግብ አለ እሱን በጣም በጣም እወዳለሁ። ለምንድነው የምወድበት ምክንያት ከስጋው ነው የሚሰራው እና ስጋው ላይ ቅቤና ሚጥሚጣ በማድረግ ተለውሶ በጥሬው ነው የሚበላው። ሌላ ሀገራቶች ላይ ሲበላ አላየሁም። ስለዚህ የኛ ኢትዮጵያ ውስጥ ያለ ባህላዊ ምግብ ነው። ስለዚህ የምወደው ከሁሉም ምግቦች ክትፎ ነው ማለት ነው።

ማደንዘዝ ትወዳለህ ለሚለው ማደንዘዝ ጥሩ ነገር ነው ብዬ አላስብም እኔ ምክንያቱም የሰው ልጅ በሚደነዝዝበት ጊዜ ብዙ ነገሮችን መስራት ያቅተዋል ብዬ አስባለሁ። ይሄ ደግሞ ቀናችን እንዲበላሽና ትርፋማ የሆነ ስራዎችን እንዳንሰራ ያደርገናል። ስለዚህ ለራሳችንም ሆነ ሌሎችንም ሰዎች ማደንዘዝ ትክክል አይደለም ብዬ ነው ማስበው።

ጠዋት ምን ትችላለህ ለሚለው ጥያቄ የጠዋት ቁርስ የጥሩ ቀን ምልክት ነው እንደሚባለው? እኔ ብዙ ጊዜ ጉልበት ሰጪና አቅም ገንቢ የሆኑ ምግቦችን ነው የምበላው። ለምን ተማሪም እንደመሆኔ። ጠዋት ክፍል ስለምገባ ጥሩ ቆንጆ ቁርስ በልቼ በደንብ ቀኔን አስተካክዬ የምማረውም ነገር በደንብ እንዲገባኝ ቆንጆ ቁርስ በልቼ ነው። ወደ ክፍል የምገባው ማለት ነው።

ሽቶ ትጠቀማለህ ለሚለው ጥያቄ? አዎ ሽቶ እጠቀማለሁ የተለያዩ አይነት ሽታ ያላቸውን ሽቶዎች እጠቀማለሁ። ሽቶ ለራስም ቆንጆ ለመሽተት ለሌሎችም አጠገብ ላሉ ሰዎች ቆንጆ ሽታ እንዲሸታቸው ሽቶ እጠቀማለሁ። ሽቶ መጠቀም ጥሩ ነው

የስራህ ቦታህ እንዴት ነው ለሚለው? እኔ ብዙ ጊዜ ተማሪ ስለሆንኩኝ የምሰራው ስራ ማስጠናት ነው። ስለዚህ የስራ ቦታዬ የሚሆነው የማስጠናቸው ሰዎች ቤት በመሄድ ነው ምሰራው ስለዚህ እኔ ምሰራበት ቦታ የሰዎቹ የማስጠናቸው ሰዎች ቤት ነው። የስራ ቦታዬ በጣም ቆንጆ ነው። ቤተሰቦቹም በጣም ጥሩ ሰዎች ስለሆኑ ቆንጆ ቦታ ነው ምሰራው ማለት ነው።

የድምጽ መልእክት ትልካለህ? ለሚለው ጥያቄ አዎ በጣም ብዙ ጊዜ የድምጽ መልእክቶችን እልካለሁ በደንብ ሀሳቤን እንዲረዱኝ በምፈልግበት ጊዜ መጻፍ ከባድ ስለሚሆን ብዙ ጊዜ የድምጽ መልእክቶችን ነው የምልከው። ስለዚህ ድምጽ መልእክቶች በደንብ ሀሳባችንን ግልጽ አድርገው ስለሚያስረዱልን የድምጽ መልእክቶችን በደንብ እልካለሁ። አዎ